እሺ ሁለተኛ ደረጃ የምንሰራው ርዕስ መንዳት ይችላል። ይላል መንዳት ያው መንዳት ስንል ብዙ ነገሮችን ሊሆን ይችላል። ገጠር አካባቢ ላይ ከሆነ ገብቶች መንዳት ፍየሎች መንዳት ሊሆን ይችላል። እና የተለያዩ እንስሳቶችን መንዳት ብለን ልንይዘው እንችላለን በገጠር ላይ ከሆነ ማለት ነው። ግን ምንድነው? ወደ ከተማ የሚሆን ከሆነ ደግሞ ብዙ ነገሮች ሊሆን ይሻላል ተሽከርካሪዎችን መንዳት ተሽከርካሪ የምንላቸው ነገሮች አሉ አይደል? ባጃጅ፤ መኪና መኪና ስር ደሞ አውቶቢስ እነ አይሱዙ ቅጥቅጥ የምንላቸው አሉ እነ ዶልፊን የምንላቸው መኪኖች እንዳለ አሉ እና እነኚህ መኪኖችን መንዳት ሊሆን ይችላል መንዳት ብዙ ነገሮችን ሊሆን ይችላል። እንደውም ደግሞ እንደ ፓይለት ሊሆን ይችላል። አይሮፕላን መንዳት እንደውም ደግሞ ካፒቴን የምንላቸው አሉ መርከብ መንዳት ላይ ሊሆን ይችላል። እንደውም ደግሞ ባቡር ሚነዱ ሹፌር የምንላቸው አሉ። እና ወደ እኔ ስንመጣ እንደ አጠቃላይ መንዳት የሚለው ነገር ያው መንጃ ፍቃድ ኖርማሊ ላይኖረኝ ይችላል። ግን ያው ብማር መንዳት እንደምችል አቃለሁ። እና ያው መንዳት አልችልም ግን የመንዳ ፍላጎት አለኝ አዎ ከተማርኩኝ መንዳት እችላለሁ ብዬ አስባለሁ። ግን እንደ አጠቃላይ ይሄንን መልሱን ለመመለስ መንዳት አልችልም ግን ሹፍርና የምንለው ሙያ ግን በጣም የተሻለ ብዙ ሰዎችን ከሀገር ሀገር በመንዳት መኪና መንዳት ሊሆን ይቻላል አይሮፕላን መንዳት ሊሆን ይቻላል። ሰዎችን ከተለየ ቦታ ወደ ሌላ ቦታ መውሰድ ወስዶ ወደተለያየ ሀገር ማድረስ የሚችልበት ሁኔታ አለ። እና ያው የተከበረ ሙያ ነው። እና ብዙ ሰዎች መንዳት የሚችሉበት ኦፖርቹኒቲ ሁኔታዎች አሉ። እና ለምሳሌ አንድ ሰው ከአንድ ቦታ ወደ ሌላ ቦታ መሄድ ቢፈልግ ና ግድ ነጂ መኖር አለበት መንዳት የሚችል ሰው መኖር መቻል አለበት። ያ የሚነዳው ነገር ደግሞ ለምሳሌ መኪና ቢሆን ከኢትዮጵያ ለምሳሌ ከአዲስ አበባ ተነስቶ አዳማ ሊሆን ይችላል ከአንድ ቦታ ሌላ ቦታ ለመድረስ መንዳት የሚችል ሰው መኖር አለብን ማለት ነው። እና በዛ መንገድ ያ ሰው ሀላፊነት ወስዶ በስሩ ሰንት ቤተሰብ አለ። እነኛን ሁሉ አደጋዎች ተቋቁሞ ችግሮች መንገድ ላይ የሚገጥሙ ችግሮች ይኖራሉ። እንዲሁ ደግሞ መንገድ ላይ የሚገጥሙ አንዳንድ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። ያንን ሁሉ ነገሩ የተቋቁሞ የሚነዳውን ተሽከርካሪ በአግባቡ በመንዳት ሰዎችን በውስጥ የተሳፈሩ ሰዎችን በአግባቡ ከሚፈልጉት ቦታ ወደሚፈልጉት ቦታ ወደሚሄዱበት ቦታ ያደርሳቸዋል ማለት ነው። እና ይህ ይህ ሂደት ደግሞ ሰዎችን በጣም ጠቃሚና አገልግሎት የሚሰጥ ሙያ ነው ማለት ነው። ይሄ ሹፍርና የምንለው ማለት ነው። እና ያው መንዳትን በዛ ስር ላንሳው ብዬ ነው ብዙ ስር በብዙ መንገድ ማንሳት እንችላለን መንዳት የሚለውን ነገር ማለት ነው። እና እንደ አጠቃላይ ግን የመንዳት በተለያየ የዩኒቨርሲቲዎች ኮሌጆች እንዲሁ ደግሞ ተቋማት የመንጃ ፍቃድ ትምህርቶች አሉ። እነኛ ትምህርቶች በመውሰድ ማንኛውም ነገር ሊሆን ይችላል። የተማርንበት ከተማርን ማንኛውም ነገር መንዳት እንችላለን ብዬ አስባለሁ ስለዚህ መንዳት ይቻላል። ያው አንዱ መንዳት ስናነሳ ያው ከባጃት ጀምሮ መንዳት የምንላቸው ነገሮችን ያጠቃልላል። ይህ ራሱን የቻለ የግብይ ምንጭ ሊሆንን ይችላል ቤተሰብ ላስተዳድርበት እንችላለን ከዚህ ሙያ በምናገኘው ገንዘብ ማለት ነው። እና እንዲሁም አንዳንድ ጠቃሚ ጎኖች አሉት። ሰዎችን ሚፈልጉት ቦታ ማድረስ ይችላል ታማሚ ለምሳሌ ሊሆን ይችላል። ታማሚዎችን በተለያዩ አምቡላንሶች ሹፌር በመንዳት ነው እዛ ቦታ ላይ የሚያደርሳቸው እና። ምንድነው? እንደ አጠቃላይ እንደኔ ስንመጣ ግን መንዳት እችላለሁ አልችልም የሚለውን አልችልም በሚለው ይያዝና እኔ ግን ለመማር ፍላጎቷ አለኝ ነገሮችን አመቻችቼ የምማርበት ሁኔታ ካገኘሁ እማራለሁ መንዳትም እችላለሁ ብዬ አስባለሁ። እና ያው ብዙ ጠቃሚ የሆኑ ነገሮች አሉት። እንደዛውም አንዳንዴ አደጋ የሚባል ነገር አለው። በዚህ ከሙያው ጋር ተያይዞ ጥሩም ጎን መጥፎም ጎን ይኖረዋል አይደል? አንዳንድ አንድ ነገር ስናይ እና ከመጥፎ ጎኑ ስንመጣ መንዳት የማይቻል መንዳት ችሎ አንዳንዴ አደጋ የሚደርስበት ሁኔታ አለ። የመንገድ ሊሆን ይችላል። አንዳንድ ነገሮች መንገድ ላይ ገብተውብን ሊሆን ይችላል። እና አንዳንድ አደጋዎች ደርሰው የሰውን ህይወት ልናጣበት የምንችልበት ሁኔታ አለ። እኔም ደግሞ በጥሩ ጎኑ የሰውም ህይወት ሊድንበት የሚችልበት ሁኔታ አለ። እና እንደ አጠቃላይ የተከበረ ሙያ ነው። ያው ሙያው ቢኖረን አሪፍ ነው። የሚለውን ነገር ማንሳት እፈልጋለሁ። እንደ አጠቃላይ ይሄን ይመስላል።

በተፈጥሮ ውስጥ መራመድ ትወዳለህ የሚለውን ነገር ላንሳና ያው ተፈጥሮ በራሱ ብዙ ነገሮችን በውስጡ የያዘነውና ስለተፈጥሮ አንዳንድ ነገሮችን ልበልህ። ተፈጥሮ ብዙ ገፀ በረከት አላት። ከአየሩ ከምግቡ ከተፈጥሮ አጽዋቱ ደኑ ጫካው ዱሩ አራዊቱ ወንዙ ሀይቁ ሸሎቆው ውቅያኖሱ አየሩ የብሱ ዋሻው ገደሉ ሸሎቆው ተራራው። ብዙ ነገሩ በቃ ተፈጥሮ ካልን በዚህ ውስጥ ይካተታሉ። በዚህ ውስጥ መኖር የማይፈልግ የለም እየኖርንም ነው። እና ምናልባት አንዳንድ ቦታዎችን የማየት እድሉ ባይኖረንም ግን የሰው ልጅ እነኚህን ተፈጥሮ ጋር ተ መራመድ የማይወድ የለም ብዬ አላስብም። እንደኔም ጥያቄውም ትወዳለህ ከሆነ በጣም እወዳለሁ። የተፈጥሮ ቦታዎችን እየዞሩ ማየት በጣም ያስደስተኛል። በጣም መንፈሴን ያድሰዋል። ምናልባት ብዙ ነገሮች ያስደስታሉ ደን ውስጥ ሊሆን ይችላል እየተራመዱ ቀዝቃዛ አየር እየወስዱ ሀሳብን ሰብሰብ አድርጎ መንፈስን ማደስ ደስ ይላል። እኮ እና ተፈጥሮ ውስጥ መራመድ በጣም ደስ ይላል ብየ ነው የማስበው። አንዳንዴ ደግሞ የተለያዩ ባህሮች ሀይቆች ላይ በመርከብ ስንሄድ ምን አይነት ስሜት እንዳለው? መቼም ይሄን ማሰብ አስቸጋሪ አይደለም ስሜቱ ይለያል በጣም ደስ ይላል። ውስጣችን መንፈሳችን ነው የሚታደሰውና። ስለዚህ ስናነሳ በጣም ብዙ ነገሮችን ማንሳት እንችላለን። እነኝህ ነገሮች መንፈሳችንን በጣም ያድሱታል። ህይወታችንንም መንፈሳችንንም ካለብን የአለም ጫጫታ ሁካታ ትርምስ ወጥተን ራሳችንን እንድናይ ወደ ራሳችን እንድንመለከት ራሳችንን ዘና እንድናደርግ ራሳችን እንድናዳምጥ። አንዳንዴ በተ ከተማ ስንሄድ ጫጫታ ነው ሁካታ ነው። ትርምስ ውስጥ ነው የምቆየው ራሳችንን የምናይበትም ጊዜ የለም። በቃ መጣደፍ ነው መቸኮል ነው ወዲህ ወዲያ መሮጥ ነው። ወደዚህ ኑሮን ለማሸነፍ በት በት በት ማለት ነው። እና ግን ምንድነው? እነኚህን ነገሮችን ቀንስ አድርገን ወደ ራሳችን የምናየው ከተፈጥሮ ጋር ስንገናኝ ነው የተፈጥሮን ህግ መቀየር አንችልም። ከተፈጥሮ ጋር ራሳችንን ዘና ስናደርግ ራሳችንን ስናዳምጥ ራሳችን ዞር ዞር ብለን አንዳንድ ነገሮችን ስናይ ስንመሰጥ። እና በተፈጥሮ ስንደሰት ብዙ ነገሮችን ማንሳት ይችላል አንዳንዶች በተለያዩ ሁኔታ መራመድ ደስ ይላል። አሁን ለምሳሌ ደስ የሚል ፏፏቴ ያለበት ሸሎቆ ያለበት ጫካ ያለበት ቦታ ላይ እየሄዱ መቦጫረቅ ደስ ይላል። እኮ አካባቢው ላይ ዘና ማለት የሆነ ፈካ ማለት ፈገግ ማለት የሚያስደስቱ አዋፋት ዝማሬ መስማት። የዱር እንስሳቶችን መመልከት የተለያዩ የዱር እንስሳቶች አሉ ተፈጥሮ የሰጠችን ጸጋ። ምናልባት ዛሬ ከተለያየ የተለያየ የተፈጥሮ ችግር በደን ወይ ደግሞ በቃጠሎ ወይ በምናምን በተለያዩ ሁኔታ የተዳከመ ቢሆንም ነገር ግን እነኝህ ጋር ተያይዞ ፀ በጣም ተፈጥሮ ልዩ የሆነችበት ሁኔታ አለ። እነኚህ ተፈጥሮ ጋር ደግሞ መራመድ በጣም ደስ ይላል። ምናልባት ከተለያዩ ተፈጥሮ የሰው ሰራሽ ሊሆን ይችላል ተፈጥሮ አደጋዎች ጋር ተያይዞ እነኝህ ነገሮች እየቀነሱ ከህዝብ መብዛትም ቁጥር ተያይዞ ደን ጭፍጨፋ በመስፋቱ ከሰላም ጋር ተያይዞ ተፈጥሮም ማዳመጥ መራመድ በተፈጥሮ ጋር መራመድ ባንችልም ግን ተፈጥሮ መራመድ በጣም ያስደስተኛል። ሀይቅ አካባቢ ሄዶ መዝናናት መዋኘት ቢቻል አንዳንድ የዱር እንስሳ ያሉበት ቦታ ፓርኮች ሄደን እነኚህ የተለያዩ ብርቅዬ እንስሳት ኢትዮጵያ ውስጥ የሚገኙ ብርቅየ እንስሳቶች ይኖራሉ ይችላሉ። ከእነኚህ ብርቅዬ እንስሳቶች ጋር ጊዜን ማሳለፍ ደስ የሚያሰኙ ነገሮች አሉት። እና ከተፈጥሮ ጋር መራመድ ምንም ጥያቄ የለውም። በጣም የሚያስደስት ነገር ነው ተፈጥሮ ለሰው ልጅ የተሰጠ ገጸ በረከት ነው። የሰው ልጅ በተለያዩ ሁኔታ እያጣ እየቀነሰው ቢሆንም ይሄን ነገር ከድሮ ጋም ተያይዞ ከ ተለያዩ አደጋዎች ጋር ተያይዞ የቀነሰ ቢሆንም ግን እኔ በጣም የሚያስደስተኝና ደስ የሚያሰኘኝ ነገር ነው ማለት ነው። ተፈጥሮ በጣም አስፈላጊ ነው። ሰዎችም ለመኖርም የምንጠቀምባቸው ለምግብነትም የምንጠቀምባቸው ለቤት መስሪያነት ልተለያዩ የምንጠቀምባቸው ከተፈጥሮ ጋር ተያይዞ እምናንሳቸው ነገሮች ናቸው። ግን ተፈጥሮን መጎብኘት መሄድ እንስሳቶች አራዊቶች የበዙበት ቦታ ላይ በመንቀሳቀስ ራሳችንን ዘና ማድረግ ራሳችንን ማዳመጥ ሀሳባችንን መሰብሰብ አንዳንዴ ለአእምሯችንም ጤና ይጠቅማል ብዬ አስባለሁ። እና ተፈጥሮ መራመድ በጣም የሚያስደስት ነገር ነው እወዳለሁም

እሺ። መታጠቢያ ቤት ውስጥ ትዘምራለህ ሚለው ርዕስ ላይ ተገናኝተናል። ምንድነው? እንደ ሁኔታው ነው። ምናልባት ብዙ ሰዎች እንደዛ አይነት ሁኔታ ውስጥ በሚገቡ ጊዜ። ሊዘምሩ ይችላሉ። ግን እኔ እውነቱን ለመናገር አልዘምርም መታጠብያ ቤት ውስጥ ዘምሬ አላስታውስም። እና ልምድም የለኝም ዘምሬም አላቅም ሚለውን ነገር እንትን ማለት እችላለሁ። ግን በተቃራኒው የሃይማኖታዊ ቦታዎች ላይ በሚሄድ ሰዓት ዝማሬ ደስ ይለኛል እና መዘምር ያስደስተኛል። እና ደስ የሚል ነገር አለው። ግን መታጠቢያ ቤት ውስጥ አስቤውም አላቅም ዘምሬም አላቅም ግን አንዳንድ ሰዎች እንደ ሰው ይለያያል። አንዳንድ ሰዎች ሲሰሩ ምግብ ሲያበስሉም ሲታጠቡም መንገድ ላይ እየሄዱም ሊዘምሩ ይችላሉ ፈጣሪያቸውን ሊያመሰግኑ ይችላሉ። እና እኔም ያው በቦታዬ ባቂም ይልክ ሃይማኖታዊ ቦታዎች ላይ በሚሄድ ሃይማኖታዊ ተቋማት ላይ በሚሄድ ሁኔታ። እና ደግሞ አንዳንዴ ጠዋት ጠዋት ያው ፈጣሪን አመሰግናለሁ ልዘምር የምችልባቸው ሁኔታዎች ሊኖሩ ይችላሉ። እና ይኖራሉ እንጂ እንደዚህ ትኩረት ሰጥቼ የዘመርኩበት መታጠብያ ቤት ውስጥ እንትን ብዬ አላቅም ዘምሬ አላቅም። ግን እንደ ሰው ሁኔታ ሚዘምሩ ይኖራሉ በተለያየ ሁኔታ ላይ ፈጣሪያቸውን ሚያመሰግኑ ይኖራሉ ጥሩ ነገር ነው። ያው እንደ ልምድ ከሰው ሰው ይለያያል ከሰው ሰው ሁኔታው በርግጥ ፈጣሪ በየቦታው ሁሉም ቦታ አለ ተብሎ ነው ሚታሰበው። እንደዛ ነው እና ግን ያው እኔ በዛ መልኩ እንትን ብዬ አላቅም እንደውም በተቃራኒው ብርድ ምናምን ነገር ነው ምፈራው። እና ቶሎ ታጥቤ እንትን ማለት ነው። እና ከዛ ውጪ ብዙ መታጠቢያ ቤት ውስጥ የመዘመር እንትኑ የለኝም ልምድ የለኝም። ደግሞ እንትን አርጌ አላቅምእና እሱ ነገር እንደዛ ሚለውን ነገር ማሳት እወዳለሁ። እንደ አጠቃላይ ግን መታጠብያ ቤት ውስጥ ዘምሬ አላቅም። ሚለውን ነገር ትኩረት እሰጣለሁ በተቻለኝ አቅም ሃይማኖታዊ ተቋማት። በተቻለኝ ሚሄድባቸውን ሁኔታዎችን እሞክራለሁ። በሄድኩበት ሁኔታ ደግሞ ፈጣሪየን አመስግኜ ጸልዬ ከፈጣሪ እያለ ለመገናኘት በምችለው አቅም ሞክሬ። ራሴን ከፈጣሪ ጋ ለማስታረቅ የማይሆኑ ነገሮች ላይ ላለማድረግ የተሳሳተ ውሳኔዎችን ላለመወሰን ፈጣሪዬን ከፈጣሪ ጋር ለመነጋገር እሞክራለሁ። እግዚአብሔር ይመስገን በብዙ ነገሮች ፈጣሪ አደረገልኝ ነገሮች አሉ። እና ያው ፈጣሪ መዘመርም የአንዱ ከዛ ጋር ተያይዞ ነው እና ያው እነኚህን ነገሮችን ማንሳት እችላለሁ። እና ግን ከጥያቄው አንፃር ግን ያንሃል ያህል ጎበዝ እንዳልሆንኩ ማንሳት እችላለሁ ግን ሰዎች ቡዙ ሰዎች ይኖራሉ። በዚህ አይነት ሁኔታ ውስጥ በሚሆንበት ሁኔታ የሚዘምሩ ፈጣሪያቸው ሚያመሰግኑ ጸሎት ሚያደርጉ እንዲሁም ደግሞ ስልክም ሚያወሩ ሊኖሩ ይችላሉ። ነገር ግን ያው እንደ ሰው ሁኔታ ሰው ልጅ እንደ መልካችን የተለያየን ነው። አደል እ ጸባያችን አመለካከታችን ባህሪያችን ወይ ደግሞ ተፈጥሮአችን ስለዚህ ከዛ አንፃር ያን ያህል ጎበዝ ነኝ ማለት አልችልም። ግን በተቻለኝ አቅም ከፈጣሪ ጋር ምችለውን ያህል ልጸልይ እችላለሁ መዘመርም እችላለሁ ማለት ነው። እና እንደ አጠቃላይ መቶ ፐርሰንት የነኝ እንዲህ ነኝ እንዲህ ነኝ ማለት ግን አልችልም ሚለውን ነገር ማንሳት እፈልጋለሁ። ያው ለሁሉም ቦታ አለው ብዬ ትንሽ እንደዛ ነው ማስበው። በርግጥ መታጠብያ ቤት ውስጥም ብዙ ጊዜ ለመታጠብ ነው ምገባው ሚለውን ነገር ለማንሳት ነው ይሄን ያነሳሁት እንጂ። ልክ ነው ልክ አይደለም እሚል ድምዳሜ ላይ ለመድረስ አደለም። እና በተቻለን አቅም ቢሆን ጥሩ ነው ምንም ማይሆን ነገር ነው ብዬ አላስብም። ቢሆንና ልምዱ ቢዳብር ብንችል ዘምር አሪፍ ነው ሚለውን ነገር ማንሳት እፈልጋለሁ። ግን ደግሞ ካልዘመርንም ያው በሃይማኖታችን አንራቅ እንጂ ሃይማኖታችን ጸሎት እናርግ እንጂ መዘመር እንዝምርና ፈጣሪ እናመስግን እንጂ ምንም አይነት ችግር አለው ብዬ አላስብምና። እንደ አጠቃላይ ለዚህ ያለኝ አመለካከት ይሄንን ይመስላል። በመታጠብያ ቤት ውስጥ ባልዘምርም ግን በተለያየ ሃይማኖት ተቋማት በሚሄድ ጊዜ በሚገባ ፈጣሪን አመሰግናለሁ እዘምራለሁ። እና ይሄን ይመስላል መዘመርም ፈጣሪን ማመስገንም የግድ ያስፈልጋል እኛ ሰዎች ነን። የፈጠረን ፈጣሪን ማመስገን መቻል አለብን መዘመር መቻል አለብን። እና እነሱ ነገሮች ማንሳት እፈልጋለሁ እኔ ግን መታጠብያ ቤት ውስጥ ዘምሬ አላውቅም